በእጅ መሸመን አልችልም ግን ከጎረቤት ያሉ ሰዎች ሲሸመኑ አያለሁ እና የእናቴን የአባቴን ነጠላ እናቴን ነጠላ ለማሰራት ከጎረቤት ትሄዳለች። አባቴ ደግሞ እኮታ ለመሰራት ከጎረቤቴ ይሄዳልና ሙስሊሞች አሉ ከእነሱ ነው። ብዙን ጊዜ ኩታ የሚያሰራው። እና ከእነሱ ነው የሚሄደው የሚያሰራ ብዙን ጊዜ እና ያኔ አያለሁ እንጂ። ያንተ ለኔ እንኳን የማውቀው ነገር የለም ያኔ ግን አውቃለሁ። ሲሰሩ ምናምን እናያለሁ እንጂ እኔ ብዙም እውቀቱ የለኝም። ስለ ሽመና ግን ሽመና ደስ የሚል ነገር ነው። በኢትዮጵያ በተለይ ብዙም ጊዜ የእጅ ስራ በጣም ደስ ይለኛል ያስደስተኛል። በእጅ የሚሰሩ ስራዎች